አዎ እማራለሁ። በመስመር ላይ ብዙ ጊዜ የድሮ ፎቶዎቼን እይዛለሁ። ለምን? ነገሮችን ወደኋላ ብዬ እንዳስታውስ ስለሚረዱኝ የድሮ ፎቶዎቼን እይዛለሁ። በደንብ እይዛለሁ።

አዎ ማቅረብ እችላለው ጥራት ያለው ስራ ማቅረብ እችላለው። በተለይ ስራዎችን በምሰራ ጊዜ ትኩረት የማደርገው ጥራታቸው ላይ ነው። ጥራት ያለው ስራ ማቅረብ እችላለሁ ማለት ነው። በሁሉም ዘርፍ የምትሰማራበት ዘርፍ ላይ

አዎ የተለያዩ መተግበሪያዎችን አወርዳለሁ በተለይ ለስራ የሚጠቅሙኝን መተግበሪያዎችን በማውረድ እጠቀማለሁ ማለት ነው። ስራዬ ላይ ንቁ ሆኜ የስራ ጥራት ስለሚጨምርልኝ በማውረድ እጠቀማለሁ ማለት ነው።

ብዙ ሰነዶች ታዘጋጃለህ ወይ እሚለውን? አዎ ሰነዶቹን ፕሮጀክቶች በሚሰራበት ጊዜ ብዙ ሰነዶችን አዘጋጃለሁ። በዛ ሰነዶች ላይ ቆሜን ሌሎች ስራዎችን በጥራት እንዲንሰራ ያግዘናል። ስለዚህ አዘጋጃለሁ

አዎ ይጠቅሙኛል ብዬ የማስበውን። አዎ በመስመር ላይ እገዛለሁ። በተለይ በተለያየ ጊዜ። በመስመር ላይ በመግዛት ተጠቅሜያለሁ። ሁሌም ባይሆን በመስመር ላይ ገዢ ነኝ ማለቱ

አዎ በደንብ አሬንጅ አድርጌ በስርዓት አስተካክዬ ነው እማስቀምጣቸው ነገሮቼን። እንዳይበላሽው አድርጌ በቅደም ተከተል አስተካክዬ ነው እማስቀምጣቸው። ከዛ። ስወስድም እንደዛ ነው በቅደም ተከተል በትክክል አስቀምጬ አወጣለሁ ማለት ነው

በብዙ ህዝብ መካከል በመሆን አልፋራምም አይበርደኝም አይሞቀኝም። ብዙ ጊዜ እኔ ፈሪ አይደለሁም ሰዎችን አልፈራም። አይን የምፈራ አይደለሁም ስለዚህ ምንም የተለየ ስሜት አይፈጥርብኝም እሆናለሁ ማለት ነው። ከሰዎች መካከል እሆናለው